በዶቄ መፍጨት ታውቃለህ ወይ? ይላል አዎ አውቃለሁ በመጀመሪያ ዶቄ ማለት ባህላዊ የእጅ ወፍጮ ሲሆን ይህ መሳሪያም በኢትዮጵያ በቀደምት ጊዜ በገጠራማ አካባቢዎች በቀድሞ ዘመን ለቤት ውስጥ አገልግሎት የሚውል ሲሆን በተለይም ጥራጥሬ እህሎችን ለመፍጨት የሚያገለግል ድንጋይ ነው ምሳሌ ድንጋይ ማለት የወፍጮ ቅርጽ ያለው መፍጨት የሚችል ከድንጋይ ነው የሚዘጋጀው ሁሉም ከዛ ይሄንን እናቶች ያበጁታል እናቶች የሚያበጁትም ጭቃን በመጠቀም ጭምር ድንጋዩንና ጭቃውን አያይዘው ለወፍጮ ቅርጽ አስይዘው ያዘጋጁታል ማለት ነው ይሄ ዶቄ የሚባለው ምሳሌ ጥራጥሬዎችን በተደጋጋሚ መፈጨት በሚችልበት ጊዜ ዱቄቱን ከማላም ሊቀንሰው ይችላል በዚህ ሰዓት ደግሞ ዱቄቱ እንዲልም ምን ይደረጋል ይወቀራል ማለት ነው ከስር አንድ ድንጋይ አለ ከዛ ደግሞ በላይ በእጅ የሚያዘው እጅ የሚወዘወዝበት ይሄ መፍጫ አለ እሱ ሆኖ ከስር ትንንሽ ጥራጥሬዎችን እያደረጉ እናቶች የሚፈጩበት በጣም በገጠራማ አካባቢው በድሮ ዘመን በኢትዮጵያ በጣም አስገራሚው የባህል እና እንዲሁም በስራ ላይ ይጠቀሙበት የነበረ የወፍጮ አይነት ነው ዶቄ ማለት ለዛ ለዛ አሰራር ይውላል የአሰራር ሂደቱ ምንድነው በላይኛው ድንጋይ መሃል ላይ ቀዳዳ አለ እህሉ በዚህ ቀዳዳ በኩል ይጨመራል ከዚያም የላይኛው ድንጋይ በእጅ በሚገፋ የእንጨት እጀታ ሲሽከረከር እህሉ በሁለት ድንጋዮች መካከል ተፈጭቶ ይፈጫል ማለት ነው ምን ምን ለመፍጨት የሚያገለግለው ምሳሌ አሁን ገብስ፣ ስንዴ፣ ቦቆሎም እነዚህን ጥራጥሬ እህሎችን ለመፍጨት ነው የሚያገለግለው እንዲሁም አተር እና ባቄላ ለመከካት እነዚህ አተር ባቄላ የጥራጥሬ እህሎች ናቸው እነዚህን ወደ ክክ ለመቀየር ዶቄ ይጠቀማሉ ማለት ነው። እንዲሁም ቅመማ ቅመሞችን ለመፍጨት ቅመማ ቅመሞች ሲባል አሁን የብዙ አይነት ቅመማ ቅመሞች አሉ። ለሽሮ የሚሆኑ ቅመማ ቅመሞች እንደዚህ ለሽሮ ሚሆን ቅመማ ኮረሚማ እነዚህ እነዚህ አይነት ነገሮች አሉ እነሱን ለመፍጨት ያገለግላል። ለሽሮ የሚሆኑ አተር ባቄላ ወይም ምስር እነዚህን ለመከካት በጣም በአሪፍ ሁኔታ ይጠቀሙታል ከዛ ደግሞ ለገብስና ለስንዴ ቆሎ ከተቆላ በኋላ ሽፋኑን በማንሳት ለበሶ ወይም ለገንፎ ለማዘጋጀት እነዚህነን ለመፍጨት ዶቄ ይጠቀማሉ ማለት ነው በአሁኑ ጊዜ ዘመናዊ ኤሌክትሪክ ወፍጮዎች ቢስፋፉም ብዙ ሰዎች ግን በዶቄ የተፈጨ ቅመም ወይም ልዩ ጣዕም አለው ብለው ያምናሉ እና ዘመናዊ ወፍጮ አሁን ጋር በገጠራማ አካባቢው እየተስፋፋ ቢሄድም ነገር ግን ከድሮ ባህላችን አንወጣም ብሎ የሚያስቡ አንዳንድ የገጠራማ ማህበረሰቦች እነዚህንን ቀለል ያሉ ምሳሌ ቅመማ ቅመሞችን ለመፍጨት እንዲሁም ዘመናዊ ወፍጮ ኤሌክትሪክ ስለሆነ ሙቀት ምናምን ስለሚበዛበት ጣዕሙን ይቀይረዋል ምናምን ብለው ስለሚያስቡ በዶቄ እየተጠቀሙ ይገኛሉ ማለት ነው ይሄንን የመፍጫ እየተጠቀሙ ይገኛሉ አሁኑ ሰዓት ግን በብዙ የሚባለው ቦታ አይደለም በተወሰኑ ቦታዎች አልፎ አልፎ እና እንዲሁም አንዳንድ ማህበረሰቦች ናቸው የድሮ ባህልና ወጋቸውን አንቀይርም ብለው የሚያስቡና የሚያምኑ ሰዎች እነሱ ይሄንን ዶቄ የሚባለውን የወፍጮ አይነት እየተጠቀሙ ይገኛሉ ማለት ነው። እንጂ ዶቄ ማለት ይሄ አብዛኛውን ጊዜ በድሮ አካባቢ ወይም በፊት በድሮ ሰዓት ሲጠቀሙበት እናቶቻችን አባቶቻችን ሲጠቀሙበት የነበረ የወፍጮ አይነት ነው እሱንም ያው አጠቃቀሙም ቀደም ብዬ ለመግለጽ እንደሞከርኩት ነው ነገር ግን በጣም አብዛኛውን ጊዜ ይሄ የሚያገለግለው አሁን በአሁኑ ሰዓት ጥራጥሬ እህሎችን ለመፋፋት ወይም ለመከካት ማለት ነው ምሳሌ ለሽሮ ለሚሆኑ እህሎች አተር ባቄላ ምስር ሽምብራ እንደዚህ አይነት ነገሮችን ለማዘጋጀት በተለይ ደግሞ አሁን አጃ አለ አጃና እናቶች ለአጥሚት ምናምን በሚያዘጋጁበት ጊዜ የዘመናዊ ወፍጮ ጣእሙን ይቀንሰዋል ብለው እያሰቡ ይህንን አጃ አድርቀው ፈትገው ምን ብለው በዶቄ ይፈጩታል ማለት ነው በዚህ

ዋይፋይ ትጠቀማለህ ለሚለው አዎ እጠቀማለሁ። ዋይፋይ በአሪፉ ሁኔታ ለመጠቀም እሞክራለሁ መረጃዎችን አክሰስ ለማድረግ። የተለያዩ በቃ መጠቀም የምንፈልገው ነገር ምሳሌ አሁን ከዩቲዩብ ጋር የምፈልገውን መረጃ ለማግኘት ወይም አንድ የምፈልገው የዩቲዩብ ዩቲዩበር ካለ ጀማሪ ካለ እሱንን ለመከተል እንዲሁም ደግሞ ዩቲዩብ ጋር ምን አዳዲስ ነገሮች ይለቀቃሉ። በቴሌግራም ቻናልስ ወይም ምን አዲስ መረጃ አለ። በቃ ያለው ሁኔታ በቃ ዋይፋይ ጋር ተጠቅሜ ነው አክሰስ የማደርገው። ዋይፋይ እጠቀማለሁ ሁሌም ቢሆን እየተጠቀምኩ ነው ያለውም አሁንም ዋይፋይ እጠቀማለሁ። ዋይፋይ ያው የምጠቀመው አብዛኛውን ጊዜ በቃ ጥሩ ጊዜ ለማሳለፍ እንደዚህ አልፎ አልፎ ለመዝናኛ የሚሆኑ ነገሮችን በዛው ለማየት እሞክራለሁ። ምሳሌ እንደ ቲክቶክ ያሉ ነገሮችን ከዛው ውጭ ግን ዋይፋይ የምጠቀመው እኔ መረጃ ለማግኘት እና እንዲሁ አሪፍ በዚህ ኦንላይን ጋር የሚለቀቁ ቢዝነሶችን ለመስራት እነሱ ጋር ትኩረት እያደረኩኝ እነሱን የትኛው ዩቲዩበር ነው ዛሬ አዲስ መረጃ የለቀቀ? ማን የሚባል ዩቲዩበር ነው? ይሄንን መረጃ ዛሬ ይለቀቀ ይሄንን መረጃ ይለቀቀ ምናምን ብዬ እሱን ነን ትኩረት ሰጥቼ እሱን እከታተላለሁ። ከሱ እየተከታተልኩ ዋይፋይ በዋይፋይ ነው የምጠቀመው። አሁን እንደበፊቱ ዋይፋይ በማልጠቅም ብዙ ጊዜ ወጪ ይበዛል ነገር ግን ዋይፋይ ከተሞላ አሁን ወርሃው ገደብ የለሽ ብገዛ ይሄ መጠን ባለ ገንዘብ ገንዘብን ይመጥናል ማለት ነው ይቆጥብልኛል። ከብዙ ወጪዎቹ ማውጣት ከምችለው በላይ እንዳላወጣ ይገድብልኛል ማለት ነው። አሪፍ ነው በዛ ላይ ደግሞ ዋይፋይ ለኮኔክሽን አሁን ለመፈለገው ለኢንተርኔት አክሰስ በጣም ፈጣንና ቀልጣፋ ነው። እንዲሁም የተለያዩ መረጃዎችን ለማግኘት ሙከራ ባደርግ በተሎ አሁን ኢንተርኔት ጋር በቃ ዋይፋይ ከሆነ ጠንከር ያለ ኢንተርኔት የሚፈልጉ አፖች አሉ። እነሱንም አፖች አሁን ወይም ፕላትፎርሞች አክሰስ ለማድረግ ብፈልግ በምንድነው በዋይፋይ ነው። ምክንያቱም ዋይፋይ በጣም ፈጣንና የምፈልገውን መረጃ ቶሎ የሚያደርስ ስለሆነ እሱ በጣም አሪፍ ነው ማለት ነው። ዋይፋይ እጠቀማለሁ። በጣም አሪፍ ነው ዋይፋይ ለመጠቀም ጥሩ ነው እንዲሁም ገንዘብን ይቆጥባል። መረጃዎችን ቶሎ ለማግኘት እንዲሁም ምቹና ቀላል ነው። የተለያዩ በቃ አሪፍ የሚባል ከምንጠቀመው የኢንተርኔት አይነት ዋይፋይ ነው። ዋይፋይ በሁሉም ነገር ደግሞ ተደራሽ ነው የተለያዩ አሁን የቢሮ ኮምፒውተሮችን ለማያያዝ እና መረጃ ከአንዱ ቢሮ ወደ ሌላ ቢሮ መረጃ ለማስተላለፍ ቢፈልግ። ዋይፋይ አክሰስ ካለ በቀላሉ ጉልበት ከማውጣት ወይም ሰዎች ከቦታ ቦታ ተንቀሳቅሰው ያን መረጃ ከሚያስተላልፉት ከቢሮ እዛው ቁጭ ብለው ያን መረጃ በኢንተርኔት አማካኝነት ዋይፋው ፈጠን ከሆነ ዋይፋው የሆነ ፈጣን የሆነ ዋይፋው ተጠቅሞ ይህንን መረጃ ምን ማድረግ ይችላሉ ማስተላለፍ ይችላሉ ማለት ነው። አሪፍ ነው ያለው ሁኔታ ጉልበትን ይቀንሳል እንዲሁም ገንዘብን ይቆጥባል። በቃ ብዙ ነገሮችን ፈጣን ስራ ያቀላል። በአሪፍ ሁኔታ ከዚህ ከዋይፋይ ተጠቅሞ አሪፍ ነገር ሰርቶ ለሌሎች ለአለም ማድረስ የሚቻልበት ሁኔታ። ለምሳሌ ዋይፋይ የሚጠቀም ሰው አሁን ቲክቶክ መስራት ቢፈልግ ቁጭ ብሎ ዋይፋይን ተጠቅሞ ቲክቶኩን ይሰራል። ከዛ ቲክቶኩን ከሰራ በኋላ ዋይፋይ ተጠቅሞ ለ አለው ሁኔታ ዋይፋይ ፕላትፎርም ይለቀዋል። ያንን ፕላትፎርም ተጠቅሞ ደግሞ ብዙ ህዝቦች ያንን ቲክቶክ ማየት ይችላሉ ማለት ነው። ይሄን ብቻ ሳይሆን አሁን ለምሳሌ ቴሌግራም ይኖራል ቴሌግራም ቻናል ዩቲዩብ ይኖራል የዩቲዩብ ቻናል ይኖራል። አንድ ሰው ዋይፋይን ተጠቅሞ እዚህ ጋር የሚፈልገውን መረጃ ሼር ማድረግ ይችላል። ይህ መረጃ ደግሞ ወደ ሰዎቹ በኢንተርኔት እና በዋይፋይ አማካኝነት በቀላሉ ከሰዎች ወደ ሰዎቹ ይተላለፋል ማለት ነው። ይሄ በጣም ምቹና በቃ አሁን ዘመናዊነት እየተስፋፋ ስለሆነ እንዲሁም ዋይፋይ እጠቀማለሁ። ዋይፋይን ተጠቅሜ ደግሞ እንደዚህ አሁን ከአሁን በፊት ለመገርጽ እንደሞከሩት እነዚህን ነገሮችን አክሰስ ለማድረግ እና እነዚህን ለመጠቀም እሞክራለሁ ማለት ነው። ዋይፋይ ተጠቃሚ ነኝ።

አዎንታዊ አስተያየት ተቀብለህ ታውቃለህ ወይ? አዎ። እቀበላለሁ ማለት አሁን በዙሪያዬ ያሉ ጓደኞች አሉ እነሱ ይሄ ደካማ ጎንህ ነው። ይሄንን አስተካክል በቃ አንተ አብዛኛውን ጊዜ ትፈጥናለህ ምናምን። እና ይህንን ብታስተካክል ምናምን ብለውኝ ያቃሉ ጓደኞች እና ይሄንን ለኔ ይጠቅማል ብለው እስከነገሩት ድረስ እቀበላቸዋለሁ። ይሄ ደግሞ እኔ ተቀብዬ ባደርገውና ለኔ ሊጠቅመኝ የሚችልና ትልቅ ደረጃ ጋር ሊያደርሰኝ የሚችል ስለሆነ ስለዚህ ይህንን አዎንታዊ የሀሳብ ሀሳብን እቀበላለሁ ማለት ነው። እንጂ አዎንታዊ ሀሳብ ማለት አሁን አንተ በጥሩ መንገድ ይህንን ስራ ብትሰራ ያዋጣል። አሁን አንተ ከትምህርት ወጣ ብደህ የሆነ አሪፍ ቢዝነስ ጀምረህ ብትሰራ ምናምን ብለውኝ ያውቃሉ ያ አዎንታዊ ሀሳብ ነው። ስለዚህ ይሄንን እቀበላለሁ እንደዚህ እንደዚህ አይነት ሀሳቦች ገንቢ ናቸው እና አዎንታዊ ናቸው። ሲቀጥል ደግሞ አሁን እዚህ ጋር በቃ ዘመኑ የቴክኖሎጂ ዘመን ነው። ስለዚህ የያዝከውን ስማርት ፎር ለስራ ተጠቅመው በቃ ስራበት ምናምን የሚሉ ጓደኞች አሉኝ አብዛኛውን ጊዜ ማለት ነው። እና ይሄንን እቀበላችኋለሁና ሙከራ አደርጋለሁ። ስለዚህ ይሄ አዎንታዊ ሀሳብ ስለሆነ እየተቀበልኳቸውና የተገበርኩት ያለ ሁኔታ ስለሆነ በጣም ይሄ አስፈላጊ ነገር ነው። እኔ የሚደብረኝ በቃ አንዳንዴ ያለ አይደለ እንደዚህ አዳዲስ ነገሮች ተፈጠረ ምናምን ይህን ታህል ዶላር ተሰራ። እንደዚህ ምናምን እያሉ በቃ እሞክራለሁ ሙከራ አደርጋለሁ። ነገር ግን ይህ ደክሜ ደክሜ ምናምን ትንሽ ክፍያ ከሌለው በጣም እናደድበታለው። እንደዚህ እንደዚህ አይነት ነገር ትንሽ ውዝግብ ውስጥ ይከተኛል እንጂ አወንታዊ ሀሳብማ ግዴታ ነው መቀበል በቃ ጥሩ ነው። የሰው ልጅ የተነገረውን ሀሳብ መቀበል መቻል አለበት ማለት ነው። ስለዚህ አዋንታዊ ሀሳብ ተሰጥቶት አልቀበልም የሚል ሰው አይኖርም። እንደራሴ ሀሳብ ስለዚህ ሁሉም ሰው ሊቀበለው የሚችል ነገር ነው ብዬ ነው የማምነው። መቀበል መቻል አለብን በቃ ማድረግ ያለብን ሁኔታ ነው። ይሄንን ብናደርግ ደግሞ እኛ ተጠቃሚዎች እንጂ ተጎጂዎች ልንሆን አንችልም። ስለዚህ ሁሉም ነገር ማድረግ የሚችለው ነገር ነው። ስለዚህ ጓደኛ ጋር አሁን ብዙ አሪፍ አሪፍ የሆኑ ሀሳቦች ይመጣሉ። አንተ ጠንክረህ ማጥናት አለብህ። እንዴ ለምንድነው? ከጥናትህ ወደ ኋላ የሆንኸው ውጤትህ እኮ እየወረደ ነው። ምናምን ይሉኛል ጓደኞች እና ጠንካራ ጓደኞቼ ምናምን በቃ ጠንካራ ጎን ነው ብሎ ስለሚመክሩኝ ይሄንን የተቀበለውን በቃ ወደ ጥናት ለመግባት ቁርጠኛ ውሳኔ እወስናለሁ ማለት ነው። ስለዚህ ያው አዎንታዊ ሀሳብ ነው። ከዚህም ባለፈ ለእያንዳንዷ እንቅስቃሴ ከጓደኞቼ ባሻገር እኔም በቃ አዎንታዊ የሆነ ሀሳብ አስቤ ቀኔንም በቃ ያለው እኔ ስራዬንም በቃ ወስኜም መስራት ስለሚችል። ስለዚህ አዎንታዊ ሀሳብ ለኔ በጣም ገንቢ እና የተሻለ ነገር ነው ብዬ ነው የማስበው። ስለዚህ ይሄንን ተቀብዬ ተገብራለሁ። ውጤታማ እሆናለሁ ስለዚህ አዎንተ ሀሳብ ጠቃሚ ነው ለኔ። ጓደኞቼም እንደ ቤተሰቦቼም ወንድሞቼም ምናምን እንደዚህ አዎ አንተ ሀሳብ ይሰጡኛል። እነሱንም እንቀበላቸዋለን ማን ተቀብዬ ደግሞ እኔ ውጤታማ እሆናለሁ። ግን አብዛኛው ጊዜ አሁን ከትምህርቱ ወጣ ማለት ትፈልጋለህ አለ። አይደለ በቃ መስራት ስራ አሪፍ የሆነ ስራ። ጀምሮ ለራስ ገቢ የሚሰጥ ነገር። እዚያ ጋር በትኩረት መስራት አሁን ምሳሌ መሰለህ የሳሙና ካምፓኒ ብከፍት ማለት ነው። የሳሙና ፋብሪካ በማህበረሰቡ ዘንድ ምን አይነት ሳሙና ተወዳጅ ነው? ማህበረሰቡ በአብዛት እየተጠቀመበት ያለ ሳሙና የትኛው ነው? ይህን ሳሙና ደግሞ በቃ አብዛኛው ማህበረሰብ እየወደደውና እየተጠቀመው ነው ወይ? ምን አይነት ከገበያው ካሉ ሳሙናዎች አንፃር ሲሳሙና ተወዳዳሪ ነው ወይ? በጥራትም በቃ በብዛትም ባለው ሁኔታ ይሄ በቀን ምን አይነት ሳምና እየተሸጠ ነው። ምሳሌ አንድ ይሄ የኔ ፋብሪካ በቀን ሁለት መቶ ሳሙና ቢያመርት የአንዷ ሳሙና ዋጋ ሞቶ ብር ብትሆን አስበዋል ዋጋው እንዴ ሁለት ሺህ ብር በቀን አግኝማት ነው። ስለዚህ በወር ስትመታው በጣም ትልቅ ገቢ ያገኛል። ስለዚህ የተሻለ ሁኔታ ለማግኘት ጥሩ ሁኔታ ይሰጣል ብዬ አስባለሁ። ይህንን ሁላችንም ብናደርገውና እዚህ ስራ ጋር ብንሳተፍ በጣም መልካም ነው አሪፍ ነው። ደስ የሚል ነገር ነው። አዎንታዊ ሀሳብ መቀበል